ድንጋይ ስብሰባ ታደርጋለህ ብለህ ለጠየከኝ ጥያቄ አዎ ድንጋይ ስብሰባ እደርጋለሁ ምክንያቱም ድንጋይ ከብዙ አንግል ስናየው በጣም ጠቃሚ የሆነ ነገር ነው። ድንጋይ መሰብሰብ ደሞ በጣም አስፈላጊ ነገር ነው ለምሳሌ ያህል? እንዴ ግንባታ ላሉ ነገሮች ላይ በጣም አስፈላጊ ነው። ድንጋይ ከሌለ ለምሳሌ የግንባታ ስራዎችን ማከናወን አንችልም። ስለዚህ ድንጋይ መሰብሰብ አስፈላጊ ነገር ስለሆነ እሰበስባለሁኝ።

ገንፎ ትበላለህ ብለህ ለጠየቅክኝ ጥያቄ አዎ ገንፎ እበላለሁኝ። እንደውም ከባህላዊ ምግቦች ከሚጣፍጡና ደስ ከሚለው ምግቦች መካከል አንዱ ስለሆነ ገንፎ ገንፎ እመገባለሁኝ። እንደውም ግንፎ በቅቤ ቅቤ ያን ያህል ስለማይመቸኝ ግንፎ በዘይትና በሱኳር እያደረኩ ነው የምገባው። ግን በጣም እየጣፈጠኝ የምበላው ምግብ ቢኖር ገንፎ ነው ከባህላዊ ምግቦች ማለት ነው።

መታጠቢያ ቤት ውስጥ ትዘምራለህ ወይ? ብለህ ለጠየከኝ ጥያቄ መታጠቢያ ቤት ውስጥ አልዘምርም። ያው አንድ ሰው የሚዘምረው ለታላቁ እና ለሀያሉ ፈጣሪ ስለሆነ የሚዘምርበትን ቦታ ማወቅ አለበት። ለምሳሌ መታጠብያ ቤት ውስጥ ሽንት ቤት ውስጥ የምዘምርለት ፈጣሪ አይደለም። የሆነ የምዘምርለትን ቦታ ማወቅ አለብህ። ስለዚህ መታጠቢያ ቤት ውስጥ ለፈጣሪ መዘመር አልችልም። ስለዚህ አልዘምርም።

የደንበኞችን እርካታ ታውቃለህ ብለህ ለጠየከኝ ጥያቄ? አዎ ብዙ ጊዜ የደንበኞችን እርካታ አውቃለሁኝ ምክንያቱም አንተ ለደንበኞችህ የምትሰጣቸው አገልግሎት ምን ያህል ነው ርካታ ይሰጣቸዋል ብለህ። መገመት ስለምትችል ጥሩ ነገር ከሰጠሃቸው ጥሩ የእርካታ መንፈስ ስለሚያሳድርባቸው እንደውም በተቃራኒው መጥፎ የሆነ ነገር ጥሩ ደስ የማይል ነገር ከሰጣቸው። የሆነ ደስ የማይል እርካታ መጥፎ እርካታ ላይ ይሆናሉ ብለህ ስለምትገምት አውቃለሁ ብዬ አስባለሁኝ።

ምን ሰዓት ላይ ትተኛለህ ብለህ ለጠየከኝ ጥያቄ? ያው ብዙም ጊዜ የምተኛው ማታ ከስድስት ሰዓት በኋላ ነው የምተኛው። እዛ ድረስ አንዳንድ ፊልሞችንም አንዴ የሆኑ ቪዲዮዎችንም በማየት ስለማሳልፍ። እንዲሁም ቀን ላይ አንዳንዴ ከስድስት ሰዓት እስከ ዘጠኝ ሰዓት ባሉ ሰአቶች ላይ እተኛለው። እና የሆነ ስራ ሰርቼ ስደክመኝ እተኛለው። አለበለዚያ ግን አሁን ማታ ላይ ነው ምታኛው ብዙ ጊዜ።

በእጅ መሸመኑን ታውቃለህ ብለህ ለጠየከኝ ጥያቄ በእጅ መሸመን እንኳ አልችልም። ምክንያቱም ያው የሽመና ስራ ልምድም እውቀትም የሆነ ችሎታም ስለሚጠይቅ ያን ያህል እኔ ደግሞ ውርስ ልምድም እውቀቱም ስለሌለኝ የሽመና ስራ አልችልም። ያው በእጅ የሚሰሩ ሌላ ስራዎችን ግን እችላለሁ ያው ሽመና ላይ ብዙ ትምህርቱ እና እውቀቱ ስለሌለኝ ነው የማልችለው።

ብዙ ጨው ቶ ብዙ ጨው ትወዳለሁ ብለህ ለጠየከኝ ጥያቄ አዎ ጨው እወዳለሁ ግን ጨው ሲበዛ ሳይሆን ጨው በመጠኑ ሲሆን ደስ ይላል። ጨው የሌለበት ነገር ደግሞ ደስ አይልም ለምሳሌ ጨው የሚያስፈልጋቸው ምግቦች ላይ ጨው ከሌለ ያስጠላል የሆነ ጣዕምናቸው እራሱ ደስ አይላኝም። ስለዚህ ጨው ያለበት ምግቦችን እወዳለሁኝ።

ወደ ስራ ምን ልብስ ትለብሳለህ ብሎ ይሄ ጥያቄ ይሄ? ያው ወደ ለስራው የሚያስፈልጉ ልብሶችን ለምሳሌ ያህል ያው ለግብርና ስራዎች የሚያስፈልጉ ስራ የምሰራ ከሆነ ለግብርና ስራ የሚያስፈልጉ ልብሶችን እለብሳለሁኝ። ለምሳሌ ቱታዎችን። እንደውም ወፈርሶ ወፈር ያሉ ነገሮችን ለብሼ ብርድ ነገር ስለሚኖር ገጠር ላይ ገብቼ እሰራለሁኝ። ያው ለገጠር ስራ የመሆኑ ልብሶች። የሚሞቁና ይሆነ ቱታ ነገሮች ቢሆኑ ስለሚመረጥ እነሱን ለብሼ። ለብሼ እሰራለሁኝ።

የቀረ ምግብ ትበላለህ ወይ ብለህ ለጠየከኝ ጥያቄ? አዎ የቀረ ምግብ እበላለሁኝ። ያው የምበላው ምግቡ አሪፍ ከሆነ ጥሩ ምግብ ከሆነ እበላለሁኝ ግን ይገርማለሁ ህፃን እያሉኝ። የቤተሰቦቼ ራሱ የተረፈ ምግብ አልበላም ነበረ ያው ሽንፈት ይመስለኝ ነበረ። የራሴን ራሱ አስተርፌ ቡሃላ ብላ ስባል። እሺ አልልም ነበረ በጣም አስቸግር ነበረ። አሁን ግን የተረፈ ምግብ ካገኘሁኝ እበላለሁ።

ስልክህን ምን ያህል ጊዜ ትሞላለህ ብለህ ለጠየከኝ ጥያቄ? ያው ስልኬን የምሞላው በቀን አንድ ጊዜ እሞላለሁኝ። ቢያንስ በጣም ብዙ ስልክ ስለማበዛ አዳሬን ሞልቼ አድር እና ጠዋት። ከነጋ ቀን ሙሉ ስልኬን ስጠቀም እዉላለሁኝ። ያው ብዙ ያን ያህል ባልጠቀምም ግን ቀን አንድ ቀን ከአንድ ቀኑ ቢያንስ ከስምንት ሰዓት ያላነሰ ስልኬን ተጠቅሜ እንትን አላለሁኝ። ያው ስለማነብም አንዳንዴ የሆኑ ነገሮችን ስለምል እጠቀማለሁ ስልኬን።

መብራት ሲቆረጥ ምን ታደርጋለህ? ብለህ ለጠየቅከኝ ጥያቄ ያው መብራት ሲቆረጥ የማደርገው ነገር። የቤ የሆነ መብራት የሚሰሩ የመብራት ሀይሎች ጋር እነሱ ጋር ከቻልኩኝ እደውላለሁኝ ካልቻልኩኝ መብራት እንደማይመጣ ካረጋገጥኩኝ። ሻማዎችን እገዛለሁ ለመብራት እሚሆን ለመብራት መብራቶች ሻማዎችን እገዛለሁኝ። ፓወር ባንክም ስላለኝ ስልኬን ስልክ ቻርጅ ለማድረግ እሞክራለሁኝ። እና እንዚህን ነገሮች አደርጋ